በእጅ የሚሰራ ስራ ስትል ለምሳሌ መስፋት መቁረጥ ከሆነ ልብስ ልብስ ሲቀደድብኝ አንዳንዴ ልሰፋ እችላለሁ ቁልፎች ሲበጠሱብኝ በእጄ አንዳንዴ ልተክል እችላለሁ። ከዛ ውጪ በእጅ የምሰራው ስራ የለም። ከጽሁፍና ከወረቀትና ከጽሁፍ ውጪ በአብዛኛው በእኛ ባህል ሴቶች ናቸው። በእጅ የሚሰራ ስራ የሚሰሩት እንደ ዳንቴል ምናምን ኪሮሽ ይዘው የሚሰሩት ከዛ ውጪ ወንዶች ብዙ ስለማይሰሩ እኔም በ የእጅ ስራ አልሰራም።

ሳይት ላይ ስሆን ከፀሀይ ራሴን በኮፈያና በተለያዩ ልብሶች እጠብቃለሁ ወይም ዛፍ ጥለ ስር ለመሆን እሞክራለሁ። ቢሮዬ ከሆነ ከፀሀይ ራሴን በመጋረጃ ቢሮዬን መጋረጃ በመዝጋት ቤትም በመጋረጃ ራሴን ከፀሀይ እከላከላለሁ። ወይም ደግሞ ፀሀይ የሌለበት ቦታ በመሆን ራሴን እጠብቃለሁ አስፍላጊ ሲሆን ደግሞ እሞቃለሁ ፀሀይ

በጣም ቀልድ ይመስጠኛል ቀልድአለው በተቻለኝ በተለይ ስራ ሲያደክመኝ በመሃል ቀልድ ነገር ጣል አድርጌ ፈገግታን ለመፍጠር እሞክራለሁ በባልደረቦቼ አካባቢ። ለራሴ ለገሌም እቀልዳለሁ አንዳንዴ ቀልድ መናገር በደንብ እወዳለሁ። ማንኛውም ሰው ቀልድ ይመስጠዋል ደስ ይለዋል ይወዳል